ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው ብዙ ጊዜ ወደ መናፈሻ ማለትም በስራ አጋጣሚ ብዙ ጊዜዬን ስለምጠቀም ወደ መናፍሻ የሚሄድባቸው ጊዜያቶች በዛው ልክ የተወሰኑ ጊዜያቶች ናቸው ሊሆኑ የሚችሉት ማለት ነው እና ከዛ አኳያ ለእረፍት የምጠቀምባቸው ጊዜያቶች አሉ። ቅዳሜና እሁድንም ጨምሮ ማለት ነው። እነዚህን ቀናቶች ወደ መናፈሻ ለመሄድ የምጠቀምባቸው ጊዜያቶች ናቸው ማለት ነው። ወደ መናፍሻም የምሄድባቸው ጊዜያቶች ያው በወር ውስጥ ሁለቴ ምናምን ሊሆን ይችላል ማለት ነው።

ጾም ትጾማለህ? ለሚለው አዎ ጾምን እጾማለው። ምክንያቱም መንፈሳዊም የሆነ ምክንያትም ስላለኝ። እንዲሁም ደግሞ ጾም ደግሞ ከጤናማ አኳያ በሳይንሱም ተመራጭ ስለሆነ የሚደገፍ ስለሆነ ጾምን መጾም ጠቃሚ ነው። መልካም ነው ማለት ነው።

ብዙ ትንሽ ሳለክ የ ለሚለው ጥያቄ ማለትም ብዙ ትንሽ ሳለው ያን ያህል ማለትም ከ ስነ አይምሮአዊ እድገት አኳያ በአካላዊ እድገት አኳያ ልዩነቶች ሊኖሩ ይችላሉ። ስለዚህ ትንሽ ሆኜ ሳለሁ ያለኝ የአመለካከት የግንዛቤ ያስተውሎት መጠን አሁን ካለው አንፃር የራሱ የሆነ ልዩነት ይኖረዋል ማለት። ነው።

አይስክሬም ትወዳለህ ለሚለው ያው አይስክሬም ብዙ ጊዜ ያን ያህል ማለትም አሁን ባለሁበት እድሜ ተጠቃሚ ባልሆንም አይስክሬም ጣፋጭና ለስለስ ያለ የ የምግብ አይነት ስለሆነ አልፎ አልፎ ልጠቀመው እችላለሁ ማለት ነው።

በመስመር ላይ ሙዚቃ ትሰማለህ ወይ? ለሚለው ያው በመስመር ላይ ብዙ ጊዜ መረጃዎችንም ሙዚቃዎችንም የተለያዩ አገልግሎቶችን በመስመር ላይ ነው የምትጠቀመው። ምክንያቱም እነሱን ለማውረድ ያው ቦታ ሚሞሪ ስለሚወስድ። ቤትስለሚያስፈልግ መስመር ላይ መስመር ላይ መጠቀሙ ተመራጭ ሁኔታዎች ስላሉ መስመር ላይ ነው ምጠቀመው ማለት ነው። ሙዚቃዎችንም

የጎረቤቶችህን ድምጽ ትሰማለህ ወይ ለሚለው? የጎረቤቶቼን ድምጽ ያው ብዙ ጊዜ በጣም በምክንያት ካልሆነ በስተቀር ያን ያህል ድምጽ የሚሰማበት ወከባ ግርግር ያለበት ሳይሆን ጸጥታና ሰላማዊ ለኑሮ አመቺ የሆነና ሰላሙ የሰፈነ አካባቢ ነው ማለት ነው።

ቤትህን ምን ያህል ጊዜ ታጸዳለህ ለሚለው ቤቴን ያው ብዙ ጊዜ ላጸዳ እችላለሁ ማለት ነው። ያ ማለት ማለት እንደ አዋራማ ወይም ንፋሳማ የሆነ አየር ከሆነ በእነዛ ቆሻሾች ቶሎ ቶሎ ወደ ቤት ውስጥ ሊገቡ ስለሚችሉ በየጊዜው ቶሎ ማጽዳት ሊያስፈልግ ይችላል ማለት ነው። እና ከዛ አንፃር ቤቴን በ ቶሎ ቶሎ የማፀዳባቸው ሁኔታዎች አሉ። አልፎ አልፎም ደግሞ የማጸዳበት ሁኔታ አለ ማለት ነው።

በተፈጥሮ ውስጥ መራመድ ትወዳለህ ወይ? ለሚለው አዎ በተፈጥሮ ውስጥ መራመድ ከጤንነትም አኳያ ጥሩ። ለማለት በአእምሮአችን ውስጥም ጥሩ ስሜትን ጥሩ ሀይልን ሊፈጥሩ የሚችሉ ተፈጥሮ የሆኑ ሁኔታዎችን ስለሚፈጥር በተፈጥሮ ውስጥ መራመድ ደስ ይለኛል ያስደስተኛል ማለት ነው

በብዙ ህዝብ መካከል መሆን ይመችሃል ወይ? ለሚለው አዎ ያው ማለትም በተለያየ አጋጣሚ በተለያየ የስራ ሁኔታ ከተለያየ ሰው ጋር በብዛት ሰብሰብ በማለት የጋራ የሆኑ ሀሳቦችን በማንሸራሸር እንዲሁም ደግሞ ሀሳቦችን በመለዋወጥ ከብዙ ሰዎች ጋር የማሳልፍባቸው ጊዜያቶች ስለሚኖሩ ከብዙ ሰዎች ጋር መሆንም መካከል መሆንም ምቹ ነው ማለት ነው። ለኔ